ቅዳሜ በዓል ይቀርባል ምን ላድርግ ላደረግ እያሰብኩ ነው። በሳምንቱ ደክሜያለሁ እረፍት ያስፈልገኛል። ምናልባት ጓደኞቼን እጋብዛለሁ። አንዲት ፊልም እመለከታለሁ ወይንም ወደ መናፈሻ እንሄዳለን እንሄዳለን። የቤት እቃዎችን ላጸዳ እችላለሁ ልብስ ማጠብ አለብኝ። የታዘዝኩትን መጽሐፍ ማንበብ እፈልጋለሁ። አዲስ የምግብ አሰራር መሞከር ደስ ይለኛል። ጊዜው ፈጣን ፈጠን ፈጥኖ ያልፋል። እረፍት አስፈላጊ ነው። ለሳምንት መልሶ መሙላት መሰራት አለበት።

ምሽት ላይ ዜና እመለከታለሁ ምን እየተፈጠረ እንደሆነ ማወቅ እወዳለሁ። ሀገር ውስጥ እና ውጭ ዜና ይኖራል አንዳንድ ዜናዎች ደስ የሚያሰኙ ናቸው። ሌሎች አሳዛኝ ናቸው። የአየር ሁኔታው መረጃም ይሰጣል። የስፖርት ውጤቶች እወዳለሁ። ጋዜጠኞች መረጃ ያብራራል። ሮል ነናል። አንዳንድ ጊዜ ከቤት ሰው ጋር እንወያያለን። ዜና ምመ መከታተል አስፈላጊ ነው። አለምን መረዳት ያስፈልጋል። ሰላሳ ደቂቃ ያህል ይወስዳል። ከዛ ለአረፍት ይሄዳል።

ምሽት ላይ ቤተሰቡ አብረን እንበላለን። ይህ የእለቱ ምርጥ ጊዜ ነው። እናቴ ጣፋጭ ምግብ ታዘጋጃለች። እህቴ እየረዳ ች ይሆናል። ሁላችንም በዙሪያ ተቀምጠን እንነጋገራለን። እያንዳንዱ የእለቱ ታሪክ ይነገራል። አባቴ ይስቃል። እናቴ ትከታተላለች ወንድሜ አዲስ ነገሮችን ይናገራል። እኔም የእለት እቴን ልምድ እጋራለሁ። እንደዚህ አብረን መሆን እወዳለሁ ቤተሰብ የህይወት ማዕከል ነው። በየምሺቱ ይሄን እናደርጋለን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

ባህል ሲመጣ ሁሌ ደስተኛ እሆናለሁ ቤተሰብ ሁሉ ይሰበሰባሉ አዳዲስ ልብሶች እንገዛለን። ጽጌሬዳና እንጀራ እናዘጋጃለን ቤቱን እናጸዳለን አበባዋችን እናስቀምጣለን ጎረቤቶች እርስ በእርሳቸው ይጎበኛሉ ልጆች በጣም ደኢ ይደሰታሉ። ሁላችን አብረን እንበላለን አገሬ ዘፈኖችን እንዘፍናለን የቤተክርስቲያን ደወል ይሰማል። ሁሉም ሰው በረከት ይለዋወጣል። ይህ የባህል ጊዜ ነው። በዓላት ህይወትን ይሞላሉ።

የእንቅልፍ ልምዴ ጥሩ አይደለም። ብዙውን ጊዜ ዘግቼ እተኛለሁ ፊልም እመለከታለሁ ወይም አነባለሁ። ከዛ ለመነሳት ከባድ ይሆናል። ማለዳ ላይ በጣም እዳከማለሁ። ቡና ቡና ያስፈልገኛል። የመተኛት መርሃ ግብር ማዘጋጀት አለብኝ። ዶክተሮች ስምንት ሰዓት ይመክራሉ። ግን እኔ ስድስት ያህል እተኛለሁ። በቂ አይደለም። ስልኬን ማታም በፊት ማስቀመጥ አለብኝ። የእንቅልፍ ጤንነት አስፈላጊ ነው። ይህ መለወጥ እፈልጋለሁ። በእረፍት እረፍት በእረፍት የተሻለ እሰራለሁ

በስራ ላይ ከባልደረባ ጋር ግጭት ተፈጠረ አስተያየቶቻችን የተለያዩ ናቸው ስለ ፕሮጀክቱ አቀራረብ መደራደር አልቻልንም። ሁላችንም እናምናለን ውይይቱ ትንሽ ሙቅ ሆነ። ሌሎች ሰራተኞች አስተውለዋል። ይህ ምቹ አይደለም። ለመቆጣጠር እየሞከርኩ ነው ምናልባት አስተባባሪ ማስገባት ያስፈልጋል። ችግሩ ችግሩን መፍታት አለብን። ስራውን መቀጠል አለበት። ግላዊ ስሜቶች ማስወገድ ያስፈልጋል ምናልባት ዛሬም በኋላ እንነጋገራለን። መግባባት ማግኘት አስፈላጊ ነው። የቡድን ስራ መስማማትን ይጠይቃል።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

እንጀራ ማብሰል የቤተሰብ ስራ ነው መጀመሪያ ጤፍ መፍጨት አለብን። ከዚያም በውሃ እናቅማዋለን። ሶስት ቀናት መጠበቅ አለብን። ሲያፈቅርም ጥሩ ሽታ አለው። ምጣድ ላይ እንገርፈዋለን። ትልቅ ክብ መልክ አለው። በእሳት ላይ በፍጥነት ይበስላል። ግን እንገል ጥዋለን ከዚያ በጥጥ እንሸፍነዋለን። እንጀራ በየቀኑ እንጠቀማለን። ከወጥ ጋር ጣፋጭ ነው። ይህ የእኛ ባህላዊ ምግብ ነው። ማብሰል ጥበብ ያስፈልጋል

ዛሬ ትራፊክ በጣም ይበዛል። ለሰአት ያህል አልተንቀሳቀስንም። መኪናዎች ረጃጅም ወረፋ ፈጥረዋል። ሁሉም እየጮሁ ናቸው፤ ግን ማድረግ የሚችሉት ነገር የለም። ሰዎች አንዳንዱ ያንገራግራሉ፤ ሌሎች ሙዚቃ ያዳምጣሉ። እኔ ውጭ እመለከታለሁ። ፀሀይ በጣም ታቃጥላለች። ሙቀቱ ይበዛል። መዘግየቱ ያበሳጫል። ለስብሰባዬ ዘግይቼ እደርሳለሁ። መልእክት መላክ አለብኝ። ትራፊክ ከተማው ችግር ነው። ትዕግስት ያስፈልጋል። በመጨረሻ ይንቀሳቀሳል።

ሙዚቃ ያለ ሁለት ህይወት አይቻልም። በየቀኑ እሰማለሁ። የኢትዮጵያ ሙዚቃ ምርጥ ነው። ባህላዊ መሳሪያዎች ልዩ ድምጽ አላቸው። ዘመናዊ ዘፈኖች እወዳለሁ። ሲሰራ ሙዚቃ ያግዘኛል። ስሰራ ሙዚቃ ያግዘኛል በመኪና ውስጥ እሰማለሁ። ከጓደኞቼ ጋር አዲስ ድምፆችን እንለዋወጣለን። አንዳንድ ዘፈኖች። ያለ ያለ ያነቁኛል። ሌሎች ደስ ያሰኙኛል። ሙዚቃ ስሜትን ይለውጣል። ቃላት ትርጉም አላቸው። ሁሌም ማዳመጥ እፈልጋለሁ። ሙዚቃ ህይወት ነው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

ዛሬ ምሽት የፊልም ምሽት ነው። ጓደኞቼ ይመጣሉ አዲስ ፊልም መምረጥ አለብን ምናልባት አስቂኝ ወይንም ድራማ ፓፕኮርን ማዘጋጀት ጀምሬያለሁ። መጠጦችም አዘጋጃለሁ። ሁሉም በሶፋ ላይ እንቀመጣለን። መብራቱን እናጠፋለን በትልቁ ስክሪን እንመለከታለን። አንድ አንድ ጊዜ እንሳሳቃለን። አስደሳች ክፍሎች ላይ እንወያያለን። ፊልሙ ካለቀ በኋላ እንነጋገራለን። ምን እንደወደድን እናጋራለን። የፊልም እሽት የመዝናኛ ጊዜ ነው። ጓደኞች ጋር ጊዜ ማሳለፍ ይበልጣል።

ዛሬ ምሽት የፊልም ምሽት ነው ጓደኞቼ ይመጣሉ አዲስ ፊልም መምረጥ አለብን። ምናልባት አስቂኝ ወይንም ድራማ። ፓፕ ክሮን ማዘጋጀት ጀምሬያለሁ መጠጦችም አዘጋጃለሁ። ሁሉም በሶፋ ላይ እንቀመጣለን። ማብራቱን እናጠፋለን። በትልቁ ስክሪን እንመለከታለን አንዳንድ ጊዜ እንሳሳቃለን አስደሳች ክፍሉ ላይ እንወያያለን። ፊሉሙ ካለቀ በኋላ እንነጋገራለን። ምን እንደወደድን እናጋራለን የፊልም ምሽት የመዝናኛ ጊዜ ነው። ከጓደኞቼ ጋር ጊዜ ማሳለፍ ይበልጣል።